ጓደኞቼ በህይወት ውስጥ በጣም አስፈላጊዎች ናቸው። ከልጅነት ጀምሮ አንዳንዶቹ አሉ። እርስ በእርሳችን እንረዳዳለን በችግር ጊዜ ይቀራረቡናል በደስታም ጊዜ አብረው ይስቃሉ። ሚስጥሮችን እንለዋወጣለን በየቅዳሜው አብረን እንሰበሰባለን ቡና እንጠጣለን ታሪኮቻችን እንነጋገራለን። አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን ይቅርታ እንጠያየቃለን። ጓደኝነት እምነት ያስፈልገዋል እምነተኛ ጓደኛ እድለኛ አድርጎሃል። ከእነሱ ጋር መሆን ደስ ይላል።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

አዲስ ጫማ መግዛት አለብኝ የአሮጌ ጫማዬ ተበላሽቷል። ወደ ሱቅ ሄድኩ ብዙ አማራጮች አሉ ከአለሞችና ቅብጦች የተለያዩ ናቸው። አንዳንዱን እሞክራለሁ እጁ መሆን አለባቸው አንዳንዶች በጣም እጠበውኝ ናቸው። ሌላው በጣም ትልቅ ናቸው ለረጅም ጊዜ መራመድ እንድችል። ቆዳ ጫማ ጥሩ ጥራት አለው ግን ዋጋው ውድ ነው። ስፖርት ጫማ ምቹ ነው። መጨረሻ አንዱን መረጥኩ ትኩርና ገለል ላይ አለቅጥ። ደስ ብሎኛል።

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴራ እበላለሁ። ዛሬ ከቤት አምጥቼ ነው እናቴ እንጀራ እንጀራና ወጥ ፈጥራለች በማይክሮዌቭ አሞቃዋለሁ። በወደዳሁ ቦታ ተቀምጫለሁ። ባለእንጀሮቼ አብረው ምሳ እንበላለን ስለተለያዩ ነገሮች እንነጋገራለን። አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ ሌሎቹን ለቀልዶች ይነጋገራሉ። ይህ የእረፍት ጊዜ ነው። ሰዓት አንድ ስላለባት ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው በጣም

አትክልት ስራ ማድረግ እወዳለሁ። ትንሽ የአትክልት ቦታ አለችኝ። አተር እና ቲማቲም እዘራለሁ በየቀኑ ውሃ እጠጣለሁ ተክሎችም ቀስ በቀስ ያድጋሉ። አዲስ ቅጠሎች ሲመጡ ደስ ይለኛል አፈር መቀነስ። የአካል እንቅስቃሴ ነው እጆቼ ቆሻሻ ይሆናሉ ግን ይህ ትክክለኛ ስራ ነው። አበባዎችም እዘራለሁ ቀለሞች ያስደስቱኛል። የራሴ ምግብ ማብቀል ለውጥ ነው። ተፈጥሮ ጋር መሆን ያረጋጋል። የአትክልት ስራ መደሰትና ምርት ነው።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

ከመንገድ ላይ ምግብ መግዛት እወዳለሁ። ብዙ አማራጮች አሉ ሳምቡሳ በጣም ጣፋጭ ነው። ሞቃለና። ክሪስፒ ነው እንቁላል ሳንድዊች ጠዋት ላይ ጥሩ ነው። ፍሬሽ ፍሬሽ ጁስ እገዛለሁ። አቮካዶ ወይም ከአቮካዶ ወይም ከማንጎ ሻጮቹ ፈጣን ናቸው። ቀጥታ በፊት ያዘጋጁታል። ዋጋው ርካሽ ነው። ከጓደኞቹ ጋር አብረን እንገዛለን። መንገድ የመንገድ ምግብ ልዩ ጣዕም አለው። በየቦታው ይገኛል። ይህ የተለመደ ልምድ ነው።

የእንቅልፍ ልምዴ ጥሩ አይደለም። ብዙ ጊዜ ዘግቼ እተኛለሁ። ፊልም እመለከታለሁ። ወይም አነባለሁ። ከዚያም ለመነሳት ከባድ ይሆናል። ማለዳ ላይ በጣም እደክማለሁ ቡና ያስፈልገኛል። የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመክራሉ። እኔ ግን ስድስት ሰዓት ነው። ስድስት ሰዓት ያህል ነው እተኛለሁ። በቂ አይደለም። ስልኬን ማታም በፊት ማስቀመጥ አለብኝ። የእንቅልፍ ጤንነት አስፈላጊ ነው። ይህን መለወጥ እፈልጋለሁ። እረፍት የተሻለ እሰራለሁ።

ምሽት ላይ ቤተሰቦቼ አብረን እንበላለን። ይህ የየለቱ ምርጥ ጊዜ ነው። እናቴ ጣፋጭ ታዘጋጃለች። እህቶቼ ረዳት ይሆናሉ። ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ የየእለቱን ታሪክ ይናገራል። አባቴ ይስቃል። እናቴ ትከታተላለች። ወንድሜ አዲስ ነገሮችን ይነግረናል። እኔም የእለቴን ልምድ እጋራለሁ። እንደዚህ አብረን መሆን እወዳለሁ። ቤተሰብ ወደ ቤተሰብ የህይወት ማዕከል ነው። በየምሽቱ ይህንን እናደርጋለን።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

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ። ማህበራዊ ሚዲያ መተግበሪያዎችን እከፍታለሁ ወዳጆችን ምን እንዳደረጉ ያያል እያየሁ ነው። መልእክቶችን እመለሳለሁ ሰዓታት ያልፋሉ ይህ ጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ። እንደ ማንበብ ወይም የአካል ብቃት እንቅስቃሴ ግን ስልክ እያስፈለገኝ ያስገርፈኛል። አስተያየቶችን ማንበብ እወዳለሁ ቪዲዮዎችን እመለከታለሁ የስክሪን ጊዜ መቀነስ አለብኝ። ተጠቃሚ መሆን ይቻላል ማነው? አዎ ተጠቃሚ መሆን ይቻላል ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚዎች ናቸው። ግን ቁጥጥር ያስፈልጋል።

ጎረቤቶቻችን ጥሩ ናቸው ከብዙ አመታት ጀምሮ እናውቃቸዋለን እርስ በእርሳችን እንረዳዳለን። ሽኮኮ እንለዋወጣለን አንዳንድ ጊዜ አብረን ቡና እንጠጣለን ልጆቻ ልጆቻቸው ከእኛ ልጆች ጋር ይጫወታሉ። በበዓል ጊዜ አብረን እናከብራለን መፍትሄ ከፈለግን ይረዱናል። በየሰሞኑ በየሰሞኑ እንገናኛለን። አንዳንድ ጊዜ እድሜያቸው ከፍ ያለ ነው። አንዳንዳቸው ማነው? አንዳንዳቸው እድሜያቸው ከፍ ያለ ነው። ምክር ይሰጡናል። ጎረቤቶች እንደ ቤተሰብ ይሆናሉ። መልካም ግንኙነት አስፈላጊ ነው። ይህ የማኅበረሰቡን ስሜት ይፈጥራል።

ዛሬ ምሽት የፊልም ምሽት ነው ከጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይ ድራማ? ፓፕኮርን ማዘጋጀት ጀመርሬያለው መጠጦችንም አዘጋጅቻለሁ ሁሉም በሶፋ ላይ እንቀመጣለን። መብራቱን እናጠፋለን በትልቁ ስክሪን እንመለከታለን አንዳንድ ጊዜ እናስቀዳለን። በኋላ አስደሳች ክፍሎች ላይ እንወያያለን ፊልሙ ካለቀ በኋላ እንነጋገራለን ምን እንደወደድን እንነጋገራለን። የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞች ጋር ጊዜ ማሳለፍ ይበልጣል።

የንግድ አውታረ መረብ ዝግጅት ላይ ነበርኩኝ ብዙ ባለሙያዎች ተሰብስበዋል አዳዲስ ሰዎችን መጠቆም እድል ነው። በመጀመሪያ ትንሽ ፈራሁ። ግን ወደ አንድ ቡድን ቀረብኩ ራሴን አስታውቄያለሁ። ስለ ስራየ ተናግሪያለሁ ሌሎችም ስለእነሱ ነግረውኛል። የንግድ ካርዶችን ተለዋወጥን የሚገርም የሙያ አጋጣሚዎች ሰማሁ አንዳንድ ምክር ሰጥተውኛል። ምናልባት የመገናኘት ግንኙነት መፍጠር ያስፈልጋል ምናልባት ለወደፊት መተባበር እንችላለን ይህ እድል እድል አመሰግናለሁ። የስራ አውታረ ምረብ ለእድገት አስፈላጊ ነው።

ገበያ መሄድ አስደሳች ነው በየሳምንቱ እሄዳለሁ ብዙ ነገሮች አሉ አትክልትና ፍራፍሬ እገዛለሁ። ሻጮቹ ጥሮዎች ናቸው ዋጋ እንነጋገራለን አንዳንድ ጊዜ ትንሽ እቀንሳለሁ። ደረቅ እቃዎችን እገዛለሁ ሰዎች በብዛት አሉ ድምጽና እንቅስቃሴ ይሰማል። ገበያ በጣም ተንቀሳቃሽ ነው ትኩስ እቃዎችን ማግኘት ደስ ይላል። የቤት እቃዎች ሁሉ ይገኛሉ ይህን እለት ሁሌ እጠብቃለሁ በቀረጢት እሸከማለሁ።

የእለት ምሳ ጊዜ መጣ። ከቢሮ እወጣለሁ። አንዳንድ ጊዜ በካፍቴራ በላለው። ዛሬ ከቤት አምጥቼ ነው። እናቴ እንጀራና ወጥ ፈጥራለች። በማይክሮዌቭ አሞቀዋለሁ። በወደዳፍ ቦታ ተቀምጫለሁ። ባልንጀሮቼ አብረው እንበላለን። ስለተለያዩ ነገሮች እንነጋገራለን። አንዳንድ ስላጋጠሟቸው ነገሮች ይዘክራሉ። ሌሎቹ ለቀ ለቀልዶች ይናገራሉ። ይህ የእለ የእረፍት ጊዜዬ ነው። ሰዓት አንድ ስላለባት ከዚያ ወደ ስራ እንመለሳለን። ምሳ ጊዜ የምሳ ጊዜ አስፈላጊ እረፍት ነው።

ቅድመ በዓል ቀርቧል ምን ላደርግ እያሰብኩ ነው በሳምንቱ እሄ ሳምንት ደክሜያለሁ። እረፍት ያስፈልጋኛል ምናልባት ጓደኞች እጋብዛለሁ አንዲት ፊልም እንመለከታለን። ወይ ወደ መናፈሻ እንሄዳለን የቤት እቃዎችን እናጸዳ እችላለሁ። ልብስ ማጠብ አለብኝ የታዘዙትን መጽሐፍት ማንበብ እፈልጋለሁ። አዲስ የምግብ አሰራር መሞከር ደስ ይለኛል። ጊዜው ፈጣን በፍጥነት ያልፋል። እረፍት አስፈላጊ ነው። በሳምንት መልሶ መሙላት መሰራት አለበት።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

ዛሬ ዛሬ በሽታ ተሰማኝ ራስ ምታትና ትኩሳት አለብኝ። ወደ ስራ አልሄድኩም ቤት ውስጥ በአልጋ እቆያለሁ። ብዙ ውሃ እጠጣለሁ መዳኒትም ወስጃለሁ እናቴ ሾርባ ላከችልኝ ሞቅያለ ነው። ትንሽ ያህል እበላለሁ ድካም ይሰማኛል ማንበብ እንኳን አልችልም። ፊልም ብቻ እመለከታለሁ ለመተኛት እሞክራለሁ እረፍት ምርጥ መድሃኒት ነው። ነገ እንደሚሻለኝ ተስፋ አደርጋለሁ። ጤንነት አስፈላጊ ነው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

ባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ውብ ነው እግሮችን እና ትከሻዎችን በልዩ መንገድ እንጠቀማለን ሙዚቃ ምትን መከተል አለብን፤ መምህሩ እንቅስቃሴዎችን ያሳያል እኛ እኛም እንደግማለን የመጀመሪያ ከባድ ነበረ አሁን እየተሻልኩ ነው ከሌሎች ተማሪዎች ጋር እንለማመዳለን ሁላችንም አብረን እንደ ምን እንለማመዳለን ባህላችንን መጠበቅ አስፈላጊ ነው በበዓላት ላይ እናቀርባለን ዳንስ ደስታን እና ኩራት ነው ይህ የኛ ማንነት ነው።

ፀጉሬን ለመቆረጥ ጊዜ ደርሷል በየወሩ እሄዳለሁ መስተካከል ያስፈልጋል የፀጉር አስተካካዬ ጥሩ ናት። ምን እንደምፈልግ ታውቃለች አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች ከዚያ ትቆርጠዋለች በመስታወት እመለከታለሁ በዙሪያዬ ሴቶች ሌሎች እየታደሉ ናቸው። ሁላችንም እንነጋገራለን ስለ ህይወት እና ስለ ስራ እንወያያለን። የሳሎን ጊዜ ማረጋጋት ነው። ከዚያ ፀጉሬን ደስ ይለኛል። ንፁህና መስተካከል ተሰምቷል።

የመስመር ላይ ግዥ ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም። ብዙ አማራጮች አሉ የተለያዩ ድረ ገጾችን እመለከታለሁ። ዋጋዎችን አነጻጽራለሁ የደንበኛን ግምገማዎችን አነባለሁ። ፎቶዎችንና መግለጫዎችን ይረዳሉ። ወደ ጋሪም እጨምራለሁ። የክፍያ መረጃ እገባለሁ ትዕዛዙንም በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም ግን አንዳንድ ጊዜ ውጤቱን እንደምጠብቀው አይሆንም። መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀለል ያደርጋል።

ዛሬ የቡድን ስብሰባ አለን። ሁሉም ሰራተኞች ይሰበሰባሉ። አዲስ ፕሮጀክት ማወያየት አለብን። አለቃው የስራ ክፍፍል ያቀር ያቀርባል። እያንዳንዱ የተግባሩን ሚና ያውቃል። ሀሳቦችን ተደዋወጠን እናቀርባለን። እና አንዳንዶች ጥያቄ ይጠይቃሉ፤ ሌሎች አማራጮችን ይሰጣሉ። ጊዜ ገደብ አጥብቀን መከተል አለብን። ትብብር አስፈላጊ ነው። እርስ በእርስ መደጋገፍ ያስፈልጋል። ስለ ስብሰባው ሰዓት ይወስዳል፤ ግን ግለጸኝ ግልፀኝነት ግልጽነት ያገኛል። ከዛ ወደ ስራ እንመለሳለን። ተነሳሽነት ይሰማናል።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

የስራ ጊዜ ገደብ ይቀርባል ውጥረቱ እየጨመረ ነው ብዙ ነገሮች ማጠናቀቅ አለብኝ። ዘግይቼ እሰራለሁ ቡና መጠጣት እጨምራለሁ አእምሮዬ ሁሌ እየሰራ ነው። ትኩረት ማድረግ ካለብኝ የስልክ መልእክቶችን አላየሁም ሁሉም ጊዜ። ለስራ ነው ባልደረቦቼ እንዲሆናቸው እርስ በእርስ እናበረታታለን። ትንሽ ጊዜ ይቀረናል በደንብ መስራት አለብን ስህተቶችን መኖር አይችሉም። ጊዜው ሲደርስ እፎይታ ይሰማኛል ግን አሁን መታገል አለብን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

ማህበራዊ ከማህበራዊ ሚዲያ እረፍት እወስዳለሁ። ብዙ ጊዜ እየወሰደብኝ ነው ሁል ጊዜ እያወዳደርኩ እገኛለሁ። ሌሎች ምን ያህል እንዳደረጉ እያየሁ። ይህ የአእምሮ ጤና ላይ ይጎዳል መተግበሪያዎቹም ሰርዣለሁ። ለአንድ ወር መሞከር እፈልጋለሁ እውነተኛ ህይወት ግንኙነታችን አተኩራለሁ። ከእውነተኛ ሰዎች ጋር አነጋግራለሁ መጽሐፍ ለማንበብ እችላለሁ በአትክልት መስራት እችላለሁ። ጊዜዬን ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል ግን። ይኸው ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት። ህይወት አይደለም።

ዛሬ የምሽት የፊልም ምሽት ነው። ጓደኞቼ ይመጣሉ። አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይ ደግሞ ድራማ። ፐብሊኮርን ማዘጋጀት ጀምሬያለሁ መጠጦችን አዘጋጅቻለሁ። ሁሉም በሶፋ ላይ እንቀመጣለን። መብራቱን እናጠፋለን በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እናስፈቅዳለን። አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን። ምን እንደወደድን እናገራለን የፊልም ምሽት እና የመዝናኛ ጊዜ ነው። ከጓደኞች ጋር ጊዜ ማሳለፍ ይበልጣል

ቡና ለኔ ልዩ ነገር ነው በየቀኑ ሶስት ጊዜ እጠጣለሁ። የቡና ሽታ ብቻውን ያስደስተኛል። የቤታችን ባህላዊ ቡና እናዘጋጃለን። በመጀመሪያ እናነሳዋለን ከዚያ እንፈጨዋለን። ጀበና ውስጥ እናፈለዋለን ጓደኞቼ ሲመጡ አብረን እንጠጣለን። ቡና መጠጣት እረፍት ማግኘት ነው የቡና ሽታ ቤቱን ሙሉ ይሟላል። ይህን ጊዜ በጣም እወደዋለሁ ቡና ያለበት ቀን ጥሩ ቀን ነው። ይህ የእለት ተለት ልምድ ነው።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

በዓል ሲመጣ ሁሉም ደስተኛ ይሆናል ቤተሰብ ሁሉ ይሰባሰባል። አዳዲስ ልብሶች። እንገዛለን። ጥጌሬዳና እንጀራ እናዘገጃለን። ቤቱን እናጥዳለን አበባዎችን እናስቀምጣለን። ጎሮ ቤቶች እርስ በእርሳቸው ይጎበኛሉ። ልጆች በጣም ይደሰታሉ። ሁላችንም አብረን እንበላለን። የሀገር ዘፈኖችን እንዘፍናለን የቤተክርስቲያን ደውል ይሰማል። ሁሉም ሰው በረከት ይለዋወጣል። ይህ የባህል ጊዜ ነው። በዓላት ህይወትን ይሞላሉ።

የአፈፃፀም ግምገማየ ዛሬ ነው ትንሽ ትጉ አሰማኛል አለቃዬ ከእኔ ጋር ይቀመጣል የማለፈ ሰባት ወራትን እንገመግማለን። ምን? ጥሩ ሰርቻለሁ የት? ማሻሻል እችላለሁ አዎንታዊ አስተያየትን ተስፋ አደርጋለሁ። ግን ተገኝ የሆኑ ነገሮች ሊኖሩ ይችላሉ። አመሰግናለሁ እና እቀበላለሁ። ግቦች ለሚቀጥለው ጊዜ እናዘጋጃለን የደሞዝ ጭማሪ ሊኖር ይችላል። ወይም ምናልባት አዲስ ሚናዎች። ይህ እድገት የእድገት እድል ነው። ከእርሱ መማር እፈልጋለሁ። ግልጽ ግንኙነት አስፈላጊ ነው። በስራዬ ለመሻሻል ቆርጫለሁ።

አዲስ ነገር መማር ፈተና ነው ከጥቂት ወራት በፊት ጀምሬያለሁ። በመጀመሪያ በጣም ከባድ ነው ብዙ ስህተቶች እየሰራ ነበር። ግን ቀስ በቀስ እየተሻልኩ ነው። በየቀኑ ትንሽ እለማመዳለሁ። መምህሬ ታግዘኛለች ኢንተርኔት ላይም እመረምራለሁ። አንዳንዴ ተስፋ እቆርጣለሁ። ግን እቀጥላለሁ ትንሽ እድገት ሲኖር ደስ ይለኛል። ትግስት ያስፈልጋል አሁን የተሻለ ሆኗል። አዲስ ጭኖታ ለወደፊት ይረዳል

ለማስተዋጠት ተስፋ አደርጋለሁ ያደረኩ ነው። ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ጠንክሬ እሰራለሁ ሁሌ። ቀጠሮ እፈጽማለሁ። አለቃዬ አስተያየቱን ያመሰግናል ግን መጠበቅ አለብኝ። ውሳኔ ቀርቧል አንዳንድ ጊዜ ተጨንቄያለሁ። ምናልባት ሌላችሁ የተሻለ ነው ግን እኔ ችሎታ አምናለሁ። የክሎቴን ማሳደግ ነበረብኝ አዲስ ቴክኒክ ቴክኖሎጂ ተማርኩ። ይህ እድል ለኔ አስፈላጊ ነው። ውጤቱን በቅርቡ እሰማለሁ። ምንም እንኳን ምንም ቢሆን መስራት እቀጥላለሁ

ዝናብ የሚዘንብበት ጊዜ ቤት ውስጥ እቆያለሁ የዝናቡ ድምጽ ያረጋጋኛል። ከመስኮት አጠገብ ተቀምጬ እመለከታለሁ ሞቅ ያለ ሻይ እጠጣለሁ። መጽሐፍ ማንበብ እወዳለሁ። ውጪ ሁሉም ቦታ እርጥብ ነው። ሰዎች በጃንጥላ ይራመዳሉ ማውራት ድምጽ አይሰማም። ተፈጥሮ እየታጠበ ነው። ዝናብ ለመሬት በረከት ነው። እህሎች ያድጋሉ ይሄን የአየር ሁኔታ እወደዋለሁ። ቤት ውስጥ ሙቅና ደህንነት አለ።

የልጅነት ጊዜዬን ስዘክር ደስ ይለኛል። በሀገር ቤት ነበርኩ። ከጓደኞች ጋር እንጫወት ነበረ። ዛፎች ላይ እንወጣ ነበር። ወንዝ ውስጥ እንዋኚ ነበር። አያቶቼ ታሪኮችን ትነግረን ነበር። ምሽት ላይ በሰማይ ኮከቦችን እንመለከት ነበር። ትምህርት ቤት ረጅም መንገድ ነበረ። እርስ በእርሳችን እንረዳዳ ነበር። ቀላልና ደስተኛ ጊዜ ነበር። አሁን ያ ጊዜ ጠፋ። ነገር ግን ትዝታው ይቀራል። ልጅነት ውብ ነው።

ዛሬ ትራፊክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም መኪናዎችን ረዣዥም ወረፋ ፈጥረዋል። ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱን ያነጋግራሉ ሌሎች ሙዚቃ ያዳምጣሉ እኔ ውጭ እመለከታለሁ። ፀሀይ በጣም ታቃጥላለች ሙቀቱ ይበዛል መዘገየቱ ያበሳጨኛል። ለሰብሰባዬ ዘግይቻለሁ መልእክት መላክ አለብኝ። ትራፊክ የከተማ ችግር ነው። ትዕግስት ያስፈንጋል በመጨረሻም ይንቀሳቀሳል።

የስራ ጊዜ ገደብ ይቀርባል ውጥረቱ የጨመረ ነው። ብዙ ነገሮችን ማጠናቀቅ አለብኝ። ዘግቼ የሰራው እሰራለሁ ቡና መጠጣት እጨምራለሁ። አእምሮዬ ሁሌ እየሰራ ነው። ትኩረት ማድረግ አለብኝ። የስልክ መልእክቶችን አላየሁም። ሁሉም ጊዜ ለስራ ነው። ባልደረቦቼም እንዲሁ ናቸው እርስ በእርስ እናበረታታለን። ትንሽ ጊዜ ትንሽ ጊዜ ይቀረናል በደንብ መስራት አለብን። ስህተቶች መኖር አይችሉም። ጊዜው ሲደርስ እፎይታ ይሰማኛል። ግን አሁን መታገል አለብኝ

ዛሬ ትራፍሪክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም። መኪናዎች ረዣዥም ወረፋ ፈጥሯል ሁሉም እየጮሁ ናቸው። ግን ምን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ያነጋግራሉ ሌሎች ሙዚቃ ያዳምጣሉ። እኔ ውጪ እመለከታለሁ ፀሀይ በጣም ታቃጥላለች። ሙቀቱ ይበዛል መዘግየቱ ያበሳጨኛል። ለስብሰባዬ ዘግይቼ እደርሳለሁ መልእክት መላክ አለብኝ። ትራፍሪክ ከተማው ችግር ነው። ትዕግስት ያስፈልጋል። በመጨረሻም ይንቀሳቀሳል

ያተክልት ስራ ማድረግ እወዳለሁ ትንሽ ያተክልት ቦታ አለኝ። አተርና ቲማቲም እዘራለሁ በየቀኑ ውሃ አጠጣለሁ ተክሎች ቀስ በቀስ ያድጋሉ። የአዲስ ቅጠሎች ሲመጡ ደስ ይለኛል። አፈር መቀነስ የአካል እንቅስቃሴ ነው። እጆቼ ቆሻሻ ይሆናሉ ግን ይህ ትክክለኛ ስራ ነው። አበባዎችንም እዘራለሁ ቀለሞች ያስደስቱኛል። የራሴ ምግብ ማብሰል ማብቀል ለውጥ ነው። ተፈጥሮ ተፈጥሮጋ መሆን ያረጋጋል። የአትክልት ስራ መደሰት ነው እና ምርት ነው።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

እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው ሁሌ እንዳወዳደርኩ እገኛለሁ። ሌሎች ምን እንዳደጉ እንዳደረጉ እያየሁ ነው። ያየሁ ይህ የአእምሮዬ ጤና አይን ይጎዳል። መተግበሬዎቹን ሰርዣለሁ ለአንድ ወር መሞከር እፈልጋለሁ። እውነተኛ የእውነተኛ ህይወት ግንኙነቶችን አተኩራለሁ። ከእውነተኛ ሰዎች ጋር እነጋገራለሁ። መጽሐፍ ማንበብ እችላለሁ። በአትክልት መስራት እችላለሁ። ጊዜን የተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል። ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት። ህይወት አይደለም

የቪዲዮ ጥሪዎች አሁን የተለመዱ ናቸው ከቤተሰብ ጋር ለመገናኘት እጠቀማለሁ ፊታቸውን ማየት ደስ ይለኛል። በስልክ ብቻ ማውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰባዎችንም በቪድዖ ናቸው። ሁሌም ከስራ ቤት የሰሩ ይሆናል። ጥሩ የበይነ መረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነቱ ይቆራረጣል። ወይም ድምፁ መዘግየት ይኖረዋል። ግን አጠቃላይ ይሰራል። ቴክኖሎጂ ርቀቶችን ያሳያል። ሰዎች በይታ ማየት ግንኙነትን ያጠነክራል። ይህ ዘመናዊ ህይወት አካል ነው።

ምርጥ ምግብ ዶሮ ወጥ ነው በጣም ጣፋጭ ነው። ቀይ በርበሬ ይጠቀማል ስጋና እንቁላል ይኖርበታል። እንጀራ ጋር እበላለሁ እሁድ ላይ እናቴ ታዘጋጃለች። ታዘጋጀዋለች። ቤት ውስጥ ቤት ሁሉ ጥሩ ሽታ ይሸታል። ቤተሰቡ ሁሉ ይወደዋል። ይወዳል ትንሽ ለውዝ ሲጀመር የተሻለ ይሆናል። ደረጃ በደረጃ በዝግታ መብላት ነው ከአይብ ጋራ ጥሩ ነው። ይህ ምግብ አሁንም እፈልጋለሁ። የምግብ ቤቶች ላይ አዝዘዋለሁ። ድሮ ዶሮ ወጥ የኢትዮጵያ ልዩ ምግብ ነው።

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሪያለሁ ሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል። ራመድና መሮጥ እሰራለሁ። አንዳንድ የመታጠፍ እንቅስቃሴዎችን አደርጋለሁ። አካሌ እየተለዋወጠ ነው። የበለጠ ጠንካራ ይሰማኛል። ጤናዬም የተሻለ ነው። ከጓደኞቼ ከጓደኛ ጋር አብሮ መስራት ያበረታታል እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያክል ይወስዳል ይህ እንደ ልምድ ማድረግ እፈልጋለሁ።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

በስራ ለመጓዝ እየተዘጋጀሁ ነው ወደ ሌላ ከተማ መሄድ አለብኝ ጥቂት ቀናት እቆያለሁ። ስብሰባዎች ተይዘዋል መረዳረሻዬ ማረጋገጥ አለብኝ። ትኬቱ ተገዝቷል ሆቴሉ ተይዟል ሻንጣዬን መሰብሰብ አለብኝ። የንግድ ልብሶች ማሸግ አለብኝ ላፕቶፔንም ማምጣት አለብኝ። የሰነዶች ቅጂዎችንም አዘጋግጅቻለሁ አውሮፕላን ውስጥ መስራት አችላለሁ። አዲስ ቦታ ለማየት እደሰታለሁ። ግን ቤተሰቤ እናፍቃለሁ። የንግድ ጉዞ የንግድ ልብሶች ማሸግ አለብኝ ላፕቶፔንም ማምጣት አለብኝ።